የምትወደው ሽታ ምንድነው? ለሚለው ያው ብዙ ጊዜ ጥሩ ጠረን ጥሩ መዓዛ ያለው ሽታ ተመራጭ ብዙ ጊዜ ተመራጭ ነው። ያ ማለት ለምሳሌ የአበባዎች እንደዚህ ጥሩ መዓዛ ያላቸው አበባዎች ይኖራሉ በተክል ደረጃ ተፈጥሮአዊ የሆኑ ሽታዎች ናቸው። እንዲሁም ደግሞ ከዛፍ ስር የሚገኙ ብዙ መልካም ጠረን ጥሩ መዓዛ ያላቸው የተክል ውጤቶች አሉ ማለት ነው። እነዛን ጥሩ ሽታ ስላላቸው እነሱን የምወዳቸው ሽታዎች ናቸው ማለት ነው።

ማር ትወዳለህ ለሚለው ጥያቄ? ማር እንግዲህ ብዙን ጊዜ ከተፈጥሮ ከንብ የሚገኝ ተፈጥሮአዊ ጣፋጭ የሆነ። የምግብ አይነት ነው ስለዚህ ማር በጣም ደስ የሚልና ለጤናም ጥሩም። ጥቅም የሚሰጥ የተፈጥሮ ማለትም የንብ ውጤት ነው ማለት ነው። እና ማር እወዳለሁ ማለት ነው

ልብስ ምን ያህል ጊዜ ታጥባለህ? ለሚለው ያው ብዙ ጊዜ ማለትም ቶሎ ቶሎ ስለማላቆሽሽ- በወር የማጥብባቸው ጊዜያቶች አሉ። እንዲሁም ደግሞ በአስራ አምስት ቀን የማጥብባቸው ጊዜያቶች አሉ። እና በተለያየ ሁኔታ እና በተለያየ ጊዜ የልብስ ፍጆታዬም አጠቃቀሜም የተለያየ ስለሆነ- በሳምንትም በሁለት ሳምንትም በወርም የማጥብባቸው ጊዜያቶች ይኖራሉ ማለት ነው።

ወደ ስራ በሰአቱ ትደርሳለህ ወይ? ለሚለው አዎ በ ወደ ስራ በሰአቱ እደርሳለሁ ምክንያቱም። በመሰራት ያለበትን ስራ በሰአቱ መከናወን ያለበትን ሰ ስራዎች እና ተግባራቶች በሰአቱን መከናወን ስላለባቸው በጊዜ መድረሱ። ከስራውም አኳያ መሰራት ያለበትን ነገር ለመስራት ያስችላል ማለት ነው። ስለዚህ በሰአቱ ስራ ቦታ እደርሳለሁ ማለት ነው።

ወደ ስራ ምን ልብስ ትለብሳለህ? ለሚለው ያው ብዙ ጊዜ ወደ ስራ ሲሄድ ለስራ አመቺ የሆነ እንዲሁም ደግሞ ለእንቅስቃሴ በማይረብሽና በማያስቸግር ሁኔታ ነው የተሰራ ልብስን የምጠቀመው ማለት ነው። እና እንደዚህ አይነት ልብሶችን እጠቀማለሁ ወደ ስራ ስሄድ ማለት ነው

የቤተ ጣሪያ ምን እየተሰራ ነው? ለሚለው ያው ቤተ ጣሪያ ላይ ብዙ ጊዜ የሚከናወነው እንደዚህ ለተለያዩ ፕሮግራሞች ለተለያየ የቴሌቪዥን ፕሮግራሞች እና ጣቢያዎች የሚያገለግሉ እንትን ጣቢያ መሳቢያ ቻናሎች ቻናል መሳቢያ ዲሾች ወይም ሳህኖች ነው ብዙ ጊዜ የሚኖሩት ማለት ነው። ስለዚህ ጣራ ከዝናብና ከፀሀይ መከላከያነት ባሻገር ደግሞ የተለያዩ እነዚህ ቻናሎችን ማዘጋጃ ቻናሎችን ማስቀመጫ ቦታም ጭምርም ነው ማለት ነው።

አዎንታዊ አስተያዬት ተቀብለህ ወይ ታውቃለህ ለሚለው አዎንታዊ አስተያየቶች አዎ ብዙ ጊዜ ምክንያቱም መልካም ስራዎች መልካም ውጤቶች እንዲሁም ደግሞ ጥሩ የሚባሉ ስራዎች ምን ጊዜም አዎንታዊ ምላሽ ያስገኛሉ። አዎንታዊ የሆነ ውጤትን ስለሚያስገኙ በዛው ልክ ደግሞ ጥሩና መልካም የሆነ ምላሾችን ለመቀበል ስለሚያስችል አዎንታዊ አስተያየቶችን መቀበል ችያለሁ። ወይም ደግሞ አዎንታዊ አስተያየቶችን እቀበላለሁ ማለት ነው። ተቀብዬም አውቃለሁ ማለት ነው

ፀሀይ ስትጠልቅ መመልከት ትወዳለህ? ለሚለው አዎ ፀሀይ ስትጠልቅ የራሷ የሆነ ተፈጥሮአዊ የሆነ ውበት እና መልክ ይዛ ስለሆነ ሁልጊዜም በየእለቱ እ ተግባሯን የምታከናውነው እ ፀሀይ ስትጠልቅ የራሱ የሆነ ውበት እና መልከ ያለው ስለሆነ ይማርካል ለሰው ልጅም ጥሩ የሆነ እ ስበት አለው ጥሩ የሆነ የሚማርክ ውበትም መልክም ስላለው እ ደስተኛ ያደርገኛል ማለት ነው። የፀሀይ ጥልቀትን በመመልከት ደስተኛ መሆን አችላለሁ ማለት ነውና። ፀሀይን እመለከታለሁ ስትጠልቅ አያለው እ ደስ ይላል ማለት ነው።

የትውልድ ከተማህ የት ነው? ለሚለው የትውልድ ከተማዬ እዚህ በኢትዮጵያ ውስጥ ነው ማለትም በኢትዮጵያ በናዝሬት በአዳማ ከተማ ነው የትውልድ ከተማዬ ማለት ነው ስለዚህ የትውልድ ከተማዬ በኢትዮጵያ ውስጥ ነው የሚገኘው ማለት ነው።